"እሩዝ ትወዳለህ?" ብለህ ለጠየከኝ ጥያቄ አዎ እሩዞ እወዳለሁኝ። ሩዝ በተለይ ቁርስ ላይ ምናምን ሲበላ በጣም የሚገርም ምግብ ነው አሪፍ ምግብ ነው። አዎ እሩዛ አብዛኛው ሰው ይወዳል ከመልኩም አንፃር ስታየው በዳቦ ሲበላ ዳቦ በሩዝ አርገን ስንበላው በጣም ደስ የሚል ምግብ ነው። እሩዝ ባይዘወይ በጣም አይምሮን ከሚያነቃቁ እና አይምሮን ከሚያነሳሱ ቀልጠፍ ከሚያደርጉ ምግቦች አንዱ ስለሆነ እሩዝን እወዳለሁ። እሩዝ መመገብ በተለይ አሁን ለተማሪዎች፣ እንዲሁም በቃ ለመምህራኖች ምናምን ቢበሉት ለህጻናቶች ምናምን ይመከራል። በቃ የሆነ አእምሮን ቀልጠፍ አድርጎ አበረታቱ ነው የሚያሳድገው እና ስለዚህ በዚህ አጋጣሚ ብዙ ጊዜ ሩዝ እበላለሁኝ። በተለይ ቁርስ ቁርስ ላይ በሳምንት ሶስት ጊዜ እንበላለን። ላይ ማለት ነው ቁርስ ላይ ብቻ በቃ ምሳ ላይ ትንሽ ጨመር ብናደርግበት በቃ አሪፍ አድርጎ የተሰራ በዛ ላይ በስጋ ምናምን ነው ተደርጎ ሚሰራው በጣም አሪፍ አሪፍ ነገር አለ እሱ ነገር ስላለ እሩዝ ብዙ ነገር አለው በቃ ብዙ የሚጠቀም ነገር አለው። ከጥቅሙ አንፃር ሚገርም ምግብ ነው እሩዝ እወዳለሁ ማለት ነው። አሁን ለምሳሌ ግቢ እያለን በቃ ብዙ ጊዜ ቁርስ ይሰጡናል መምህሮች የተ አስተናጋጆቹ ማለት ነው። ምክንያቱም እሩዝ መብላት በጣም ብዙ ጥቅም ስላለው ነው በዚህ እንደዚህ አድርገው የሚሰጡን ማለት ነው እሩዙን ለምሳሌ እኔ በቃ ከህፃንነቴ ጀምሬ እሩዝ እየበላሁ ነው ያደኩት ነጭ ከመሆኑ አንፃር እራሱ በቃ የሆነ ሳቲስፋክሽን አለው ስትበላው ደስ ይላል በቃ በተለይ በስጋ ተሰርቶ ሲበላ ስጋ ጋር ተደብልቆ ምናምን ሲበላ ማለት ነው በዛም ጊዜ በቃ ለአእምሮም እርካታም እንዲሁም በቃ ስትበላው ከመጣፈጥ አንፃርም በቃ ደስ የሚል ነው እንደኛ ሀገር ያው ኢትዮጵያ ውስጥ ብዙ ያን ያህል እሩዝ ባይመረትም አይመረትም ሳይሆን ሙሉ በሙሉ አይመረትም ሳይሆን ይመረታል፤ ግን በብዛት አይመረትም። ያው እሱም ነው ግን ከውጭ ሀገርም ኢምፖርት እየተደረገ ወደ ውስጥ እያስገባን ከውጭ ሃገርም ብዙ እንጠቀማለን እሩዝ ማለት ነው። ያው አስፈላጊ ነገር ስለሆነ እሩዝ ለዛ ምክንያት በጣም እንወደዋለን ደስ የሚል ምግብ ነው። ለዛ ነው ከውጭ ሀገርም ኢምፖርት እያደረን የምንጠቀመው እሩዝ ማለት ነው። እሩዝ ብዙ ጊዜ ደለል የበዛበት ቦታዎች ላይ እነዛ ቦታዎች ላይ ይበቅላል። ለምሳሌ ኢትዮጵያ የሚሄደው የአባይ ግድብ አፈር ወደ ግብጽ ከሄደ በኋላ እሩዝ ይይዛል ማለት ነው። እሩዝ ምርታቸውን ላለመቀነስ ነው ኢትዮጵያና ግብጽም ሰጣ ገባ ውስጥ ብዙ ጊዜ የሚገቡት በዛ ምክንያት ነው። እሩዝ በቃ አሪፍ ምግብ ነው ተለሰለኝ ግብጽ ላይ ግብጽ እሩዝ በጣም የምትመገብ የግብጽ ማህበረሰብ በአብዛኛውን ጊዜ የሚመገበው እሩዝ ነው። የሚያመርቱትም በብዛት እሩዝ ስለሆነ ማለት ነው። ምክንያቱም አባይ አባይ ላይ ዲፔንድ የሆነ ነው የሩዝ ምርታቸው ደለሉ ይሄዳሉ ውሃው ከዚሁ ይሄዳል ሁለቱም ከኢትዮጵያ ይሄዳል በቃ እሩዙ በዛው ስለሆነ ሩዝን እዛውም ይመረታል በቃ ሩዝ ብትበሉ ብዬ እመርጣለሁኝ የሆነ በተለይ ቁርስ ቁርስ ላይ ሩዝ ብትመገቡ ብዬ እመክራለሁኝ እኔም እንደሃሳብ ማለት ነው እሩዝ መብላት በጣም አሪፍ ነገር ነው። ተማ እኔም እሩዝ እወዳለሁኝ። ሩዝ እንብላ እላለሁኝ አመሰግናለሁ።

የቤትህ ጣሪያ ከምን በምን የተሰራ ነው ብለህ ለጠየቀኝ ጥያቄ ያው የቤቴ ጣራያ የተሰራው የቤት ጣራዎች የሚሰሩበት ነገር ሁለት አይነት ነገሮች አሉ አንደኛው ሳር ሲሆን ሁለተኛው ደግሞ ቆርቆሮ ነው ያው ሳር ቤት ብዙ ጊዜ የሳር ቤት ጣራ ብዙ ጊዜ የሚሰራው በገጠር አካባቢዎችን ነው እና አንዱም አንዳንዴ የገጠር አካባቢዎችን ለማስታወስ የመዝናኛ ወጥቶች ላይ የሚሰሩ የመዝናኛ ቤቶች ካልሆነ በስተቀር ወዴ ከተማ ላይ ብዘ ግዜ አይታወቅም ከጠር ላይ ግን ስንሄድ በቃ አብዛኛው ሰው የሚሰራው በ ሳር ነው ያንተ እንዴት ነው የተሰራው ካልከኝ በሳር በቆርቆሮም አለ ግን የሳር ቤት ብዙ ጊዜ የሚሰሩት ገጠር ናቸው። ያው ገጠር ላይ ደግሞ እንደሚታወቀው አብዛኛው ሰው ባህሉን መከተል ይፈልጋል። ለምሳሌ ቆርቆሮ አሪፍ የሆነ የጣሪያ መስሪያ መንገድ መሳሪያ ሆኖ እሱን እያወቁት እያለ ግን ባህሉን ላለመልቀቅ ሲሉ ብዙ ጊዜ የሳር ቤትም ጣሪያ ይጠቀማሉ፣ በሳር ማለት ነው። እሱ ነገር ነው በጣም ደስ የሚል ነገር ነው። አሪፍ ነው። ባይ ዘ ዌይ እሱ በቃ ለሙቀት ሲባል አሁን ለምሳሌ ሙቀትን ይፈልጋል። ሙቀት ስላለው በሰርቤት ቅድም ክዳን ጣራ በጣም አሪፍ ነው ለሙቀት ማለት ነው። እንደውም ከዝናብም ከሙቀትም ይከላከላ። ለብርድ አካባቢዎች ሙቀትን ያመጣል በቃ። በቃ በብዙ ነገር ሲታይ አሪፍ ነው። እሱ ነገር ግን አንዳንዴ ደግሞ ደከማ ጎኖች አሉት ትንሽ ነገሮች ከተነካው። የመፍረስ እድል አለው። በቃ ቶሎ ይፈርሳል። እንድሁም ለንፈስ ተገለጭ ነው በጣም። ሰሮች ስለሆኑ ሰሮች ይነቃቀላቸዋል ቶሎ። እና ቶሎ ይበሰብሳል በዛን አጋጠሚ የሰር ቤት ጠሪያ ብዙ አይመከርም። ግን ገጣር ላይ ይዛወታራል ያው ሰው ባህል መልቀቅ ስለማይፈለግ ማለት ነው። እኛም ጋር የኔም አሁን ለምሳሌ የሳር ቤት እንትን አለ የሳርቤት ቤት ጣሪያ ማለት ነው። እሱ ጣሪያ አለ እሱም ብዙ ጊዜ እንጠቀመዋለን። ልትወን እንዴ ኩሽና ማለት ነው። ለኩሽናችን መስሪት የተሰራችው በሳር ጣሪያ ነው የተሰራችው የቆርቆሮ እንደቆጠነ ጥቁር በማሰብ በሰር ነው የተሰራው ያው አሪፍ ናት። ከዝናብም ከፀሀይም ትከልላለች በቃ ለክብቶች መደራ ምናምን ትሆናለች። በቆርቆሮ የተሰራ አለን። ያው በቆርቆሮ የሚሰራ በቃ አሪፍ ነው፣ በቃ በጣም የሚገርም ነገር ስል አሁን ይሄ የአዳማ ቆርቁሮ ተብሎ የመጣው ቆርቁሮ ጣሪያ እሱ በቃ የሚገርም ነው። በተለይ ለህንፃዎች ብዙ ጊዜ እንጠቀመዋለን። ህንፃና ብሎኬት ቤቶች እነዛ ላይ የምንጠቀመው። የጣሪያ መስሪያ አይነት ነው። አሁን እሱ በቃ የሚገርም ነው። ከዛ ከአሰር ቤት አንፃር ሲተይ ማለት ነው። እሱ በቃ ብዙ ሰው ይጠቀመዋል። ለቤትም ውበት ይሰጣል። ብቻ ውበቱን አምጥቶ ድፍት ድፍት ነው የማያደርገው ቤቱ ለይ። ቤቱ ከለይ ስተከል በቃ የምገርም ነው ጣሪያው ማለት ነው። እና እሱ አለ በጣም ብዙ ብዙ ነገሮች አሉ የምታውቀው ማለት ነው። እና የሰር ቤት ጣሪያ የቆርቆር ቤት ጣሪያ አለ የቆርቆር ቤት ጣሪያ ሞር ተመራጭ ነው። ከሰር ቤትም አንፃር ሲታይ ማለት ነው ምክንያቱም የሰር ቤት ጣሪያ አብዛኛው ሰው ዝም ብሎ እንደ ባህል ይጠቀመዋል እንጂ ከሞቾት አንፃር ሲተይ የቁርቁሮ ቤት ጣሪያ ይበልጣል። የቆርቆሮ ቤት ጣሪያው ቶሎ አይበሰብስም። ቆርቆሮ ብዙ ጊዜ ብዙ ከውድመቶች ይታደጋል በቃ እንዲሁም ብርጆችንም ፀሀዮችንም የማስቀረት አቅሙ ለብዙ አመት ይቆያል። እዛ ላይ ውድ ቢሆንም ከአሁን ገጠር ላይ ብዙ ጊዜ የሳር ቤት የሚሰሩት የሳር ጠራይ ቢሰሩት ከእንትን አንፃር እየተየ ከዚህ ከምንድነው ከዚህ ከኢኮኖም አንፃር ሲታይ የገቢ ሁኔታቸው አነስ ያለ ስለሆነ እሱን ብዙ ጊዜ ይቶውትና የሳር ቤትን ትተው የቆርቆሮ አምጥቶ የሳር ቤት ይሰራሉ። ያው ቆርቆሮ ለመግዛት በጣም ውድ ስለሆነ ማለት ነው። ውድ መሆኑ ደግሞ ለገጠር ሰዎች ያው አስቸጋሪ ነው። የሚያገኙት ብር ወይ የሆነች የዶኒያ ነገር ሽጠው ነው ወይ እህል ምናምን ነገር ሽጠው ስለሆነ በጣም አስቸጋሪ ነው እና ወደ ቆላ አካባቢም እንደዛ ይጠቀሙታል። ስለዚህ እንግዲህ የቆርቆሮ የሳር ቤትም ጣሪያ እጠቀማለሁ፣ ማለት ነው። የእኔ ቤትስ ጠሪያ በምን የተሰራ ነው ከልከኝ በሁለቱም የተሰራው ነው አንዱ በቆርቆሮ አንዱ በሰርቤት የተሰራ ነው ማለት ነው። ሁለቱንም እጠቀማለሁ ማለት ነው እኔ። እሱን ነው የምጠቀመው። ያው አብዛኛውም ሰው እንዴ እኔ እንደ ሀሳብ የምመክረቸው ነገር ከሳር ቤት ይልቅ ወደ ቆርቆሮ መጠልያ ብትጠቀሙ ብዬ እመክራለሁኝ ማለት ነው። ያው የቆርቆሮ መጠለያ በጣም አሪፍ ስለሆነ ማለት ነው። እሱን ነገር ብትጠቀሙ ብዬ እመርጣለሁኝ። ሁሉም ለመዝናኛ ከተፈለገ ግን የጣላ ቤት ጎጆዎችን ከከተማ ሰርቶ ለመዝናኛ መሰብ በጣም የሚገርም አዋጭ ነገር ነው። ያው አብዛኛው ሰው ባህልን መክተል ይፈልጋል። ከባህሉ አንፃር መዝናናት ይፈልጋል። ስለዚህ ከቆርቆሮ ይልቅ የሳር ቤት ሳር ጣሪያዎችን ተጠቅሞ ቤት ብሰራ ለመዘነኛ በጣም ሞር ኮያልተቸውን በጠበቀ መንገድ ከተሠሩ ሞር ህዝብ የምጓጓ ወደዛ ነው ማለት ነው። በጣም ህዝቡ እየተዘጋ ለመዝናናት የምሄደው ወደ ሳር ቤት ነው። ምከንያቱም በህሉን እየተከተለ መዝናናትን ይፈለጋል። መዝናኛ የምትሰሩ ሰዎችም የሳር ቤትን በህርያት ብትሰሩ ብዬ

ሌሎችን መርዳት ትወዳለህ? ብለህ ለጠየከኝ ጥያቄ አዎ ሌሎችን መርዳት እወዳለሁኝ። ምክንያቱም ሌሎችን ለመርዳት ሰዎችን ለመርዳት ሰው መሆን በቂ ነው ይባላል። አዎ በእርግጥ ይሄ አባባል በጣም ትክክል የሆነ አባባል ነው። በቃ አንድ ሰው አንድን የተቸገረ ሰው ወይም አንድን የሆነ ሰው በሆነ ነው ችግር ያጋጠመው ሰው ለመርዳት ሰው ከሆንክ በቂ ነው በቃ። አንድ ሰው የግድ የሚያስፈልገው ነገር ገንዘብ ብቻ አይሆንም አሁን አንዳንድ ሰውን መርዳት ትችላለህ ወይ? ሲባል አይ አልችልም እኔ ሰው መርዳት አልችልም እኔ ለእራሴ መረዳት የሚያስፈልገኝ እርዳታ የሚያስፈልገኝ ሰው ነው ብሎ የሚመልሰው አለ። እንደዛ አይደለም። አንድ ሰው እኮ የግድ የሚያስፈልገው እርዳታ ሲባል ገንዘብ ብቻ አይደለም ሀሳብም እርዳታ ነው። ጭንቀትን መካፈል እራሱ መርዳት ነው። ምክንያቱም ያን ሰው ጭንቀቱን ከተካፈልከው ረዳኸው በቃ ካደረከው በቃ ብዙ መጥፎ ትንቢቶች ጋር እንዳይገባ ካደረከው በቃ መርዳት ነው። ያን ሰው ስለዚህ አንድን ሰው ለመርዳት ሰው መሆን በቂ ነው። የሚለው ሀሳብ ትክክል ነው እንዴ? እኔ ሰውን ለመርዳት ሰው መሆን በቂ ነው የሚባልበት መንገድ አንድ ሰው በቃ የሆነ በተቻለኝ አቅም አንድ ሰው ተቸግሮ ካየህ እሱን ሰው ለመርዳት በቃ የሆነ ያስፈለገው ነገር ገንዘብ ብቻ እውቀት በቃ በቻልከው አቅም አንተ ለምሳሌ እኔ ለምሳሌ ገንዘብ ላይኖረኝ ይችላል በእርግጥ ተማሪ ነኝ። ግን በተማሪው ህይወት በጣም ብዙ መርዳት የሚያስፈልጉ ተማሪዎች አሉ። ለምሳሌ በፈተና ሰዓት እኔ ያልገባኝን ካለ ጓደኞቼ ደግሞ ያልገባቸው ካለ እኔ የገባኝ ነገር ከሆነ እሱን ነገር ለተማሪዎች ማስረዳት። እንዲሁም ፈተና የወጡ ጥያቄዎች ጋር እኔ የማውቃቸው ነገር ከሆነ የምችላቸው ነገር ከሆነ እነሱን ነገር ለተማሪዎች ማስረዳት ካስረዳኋቸው በኋላ በቃ በጥሩ መንገድ ፈተናዎችን እንዲሰሩ ማበረታታት ሞራሊ ማዘጋጀት። ወዘተ የመሳሰሉ ነገሮችን ማድረግ መረዳዳት ነው ሰው መርዳት ነው። እውቀት ምክንያቱም በምትችለው ከረዳህ በቂ ነው። ያለውን የሰጠ ንፉግ አይባልም አይደለም የሚባለው ትክክል ነው። ይሄ አባባል በቃ ገንዘብ ላይኖርህ ይችላል እውቀት አለህ እውቀትህን ትሰጣለህ እውቀት ባይኖርህ በደግነት በሁሉ ነገር በቃ ብለህ ሰውዬውን ሀዘኑን ከተካፈልከው በቃ ያለህ እሱ ነው ሰጠኸው። ስለዚህ ሰውን መርዳት እችላለሁኝ ለመርዳትም እፈልጋለሁኝ። በቃ የእኔን እርዳታ የሚያስፈልገው ሰው ካለ እኔ ረድቼው የሆነን ውጣ ይደርሳል ብዬ ካሰብኩኝ እርዳታዬን ለመለገስ ወደኋላ አልልም። ምክንያቱም ለእኔም በጣም ጥሩ ነው የሆነ የአእምሮ ደስታ ይሰማሃል። የሞራል እርካታ አለው አንድን ሰው ስትረዳው ማለት ነው። እሱን ሰው መርዳት በቃ በጣም በጣም በጣም ጥሩ ከሚባል ነገር ይሁን። ሰዎችን መርዳት ብቻ ነው እርግጥ አውቃለሁኝ ሁሉም ሰው ሙሉ አይደለም እኔም እርዳታ ያስፈልገኝ ይሆናል። ግን አንድ ሰው በገንዘብህ ከሌለህ በእውቀት ከረዳኸው ገንዘብ ካለው ምንም ጥርጥር የለውም በገንዘብ ይረዳኸል። ምክንያቱም ሰው እንዳቀራረብህ ነው አንድን ሰው በጥሩ መንገድ ቀርበው በጥሩ መንገድ ከረዳሃው እሱ ደግሞ በጥሩ መንገድ ይረዳሀል ምንም ጥርጥር የለውም። ስለዚህ ሰውን ለመርዳት ሰው መሆን በቂ ነው የሚባለው ነገር ስለዚህ ነው። እንረዳዳ ለምሳሌ አሁን ገጠር ላይ በግብርና ስራ ላይ አንድ የታመመ ሰው እንዲሁም እናትና አባታቸው የሞቱባቸው ህፃናቶች ካሉ ሰብሰብ እንልና ከጓደኞቼ ጋር ሄደን የእነሱን ከስም ከስባለን እርሻ ካለን እናርሳለን፣ አረም ካለን እናርስና እናርማለን አጨዳዎች ካሉ እናጭዳለን በቃ በጣም ብዙ ነገሮችን እንሰራለን ምክንያቱም የሚያስፈልጋቸው ነገሮችን ሁኔታ በሚያስፈልጋቸው ነገር ስለሆነ መርዳት ማገዝ የምንፈልገው ማለት ነው። አንድን ሰው ልክ እንደ ገንዘብ መሆን የለበትም በቃ እኛ የምንችለው በጉልበታችን መርዳት ነው በጉልበት ሄደን እንረዳለን። ምክንያቱም አንድ ሰው አቅሙ ደካማ ከሆነ ከታመመ መስራት አይችልም እሱ ጋ ሄደህ ስራ ስራውን ትሰራለህ ማለት ነው። እንደውም የቲሞች ከሆኑ ደግሞ እናትና አባት የላቸውም ሞራሊ ይጎዳሉ ሳይኮሎጂካል ይጎዳሉ። በዛ ላይ ደግሞ በቃ ብዙ ነገር ጫና ይደርስባቸዋል አባት ሲሞት ስሜት አለ ስለዚህ እሱን ነገር እንዲቋቋሙት በማለት ሄደን ከጓደኞቼ ጋር የሚሰራ ስራዎችን አገዝ እናደርጋቸውና በቃ ሞራሊ እንደሆንኩኝ ትንሽ ወሬ እናወራቸዋለን በቃ እንዲፅናኑ የመፅናኛ እንትኖችን እናደርጋለን።

ቪዲዮዎችን በመስመር ላይ ትመለከታለህ ለመጠየቅ ጥያቄ? ቪዲዮዎችን በመስመር ላይ አልመለከትም። ምክንያቱም ቪዲዮዎች በመስመር ላይ ከተመለከቱኝ በጣም ብዙ ችግሮች ሊደርሱብኝ ይችላሉ። አካላዊም መንፈሳዊም በጣም ብዙ ችግሮች አሉ። እነዛ እነዛ ችግሮች በእኔ ላይ ሊደርሱ ስለሚችሉ ቪዲዮዎችን መንገድ ላይ አልመለከትም። አልመለከትም ለምሳሌ አን መንገድ ላይ ቪዲዮዎችን እየተመለከትኩኝ ሲሄድ ከመኪናው ጋልጋጭ እችላለሁኝ እንዲሁም መንገድ ላይ ከፅዋት ጋር ልጋጭ እችላለሁ። ደግሞ በዚህ በተመሳሳይ ከእንቅፋት ሊመታኝ ይችላል። ስለዚህ ከነዛ ለመጠበቅ ስል በመንገድ ላይ ቪዲዮዎችን እያየሁኝ አልሄድም። ያው ቪዲዮዎችን ደሞ የሆነ እቅድ አውጥተን በእቅድ እየተመራን በዚያ መንገድ ብናይ ጥሩ ነው። ለኛም ከአደጋ እንታደ እንታደጋለን ራሳችንን እንዲሁም ደግሞ ከሰዎች መሳለቂያ ከመሆን ት መታደግ ነው። እና ደግሞ በተጨማሪ ያው የምናየውን ቪዲዮ በስነ ስርዓት ለመረዳት ምን እንደሚል ተረድተን ግንዛቤ ለመውሰድ ከፈለግን ቪዲዎችን በፕሮግራም አይዘን በፕሮግራም ብንጠቀማችሁ ብናያቸው ብዬ አስባለሁኝ። ለምሳሌ አንዳንዴ ቲክቶክ ቪዲዮዎችን በምንገድ ላይ እያየን ስንሄድ ትኩረታችን ወደ ቪዲዮዎች ይሆኑና ቪዲዮዎችን በመስመር ላይ ትመለከታለህ? ለመጠየቅ ጥያቄ ቪዲዮዎችን በመስመር ላይ አልመለከቱም። ምክንያቱም ቪዲዮዎች በመስመር ላይ ከተመለከቱኝ በጣም ብሩ ችግሮች ሊርሱኝ ይችላሉ የ በመንገድ እያየን ስንሄድ ወደ ቲክቶክ ዎቹ ቪዲዎቹ ይሆንና አቴንሽናችን ሁሉን ነገር እረስተን በመንገድ ላይ ከመ ከመኪናዎች ጋር እንጋጫለን ማለት ነው። ከመ ከመኪናዎች ጋ ደግሞ ተጋጨን ማለት የ በመንገድ እያየን ስንሄድ ወደ ቲክቶክ ወደ ቲክቶክ ቪዲዮዎቹ ይሆናል አቴንሽናችን ሁሉን ነገር ቢያስተን በመንገድ ላይ ትንቢት ከመኪናዎች ጋር እንደጋጨልህ ማለት ነው። ጠበቂ ከመኪናው እሽጋ ሰቃጨልህ ደግሞ ማለት ቪዲዎችን በመንገድ ላይ አላይም። እናንተም ቪዲዎችን በመንገድ ላይ ማየት የለባችሁም። እንዲሁም በቃ ደግሞ በተመሳሳይ በመንገድ ላይ እያየሁ ስሄድ ቪዲዎችን ተጓደኞች ጋ ወይምከስሜን ሰዎች ጋር ልጥ ልጋጭ ስለምችል እነሱ ጋር ተጋጨህ ማለት ደግሞ ከባድ ነውእንዴት ትገጨኛለህ እንዴት እንዲህ ታደርገኛለህ በሚል አለመግባባት ይፈጠራል። ይህ አለመግባባት ደሞ በቶሎ ካልፈታነው ይቅርታ ምናምን ብለን ካልፈታነው በስተቀር ወደሌላ ነገር ሊያመራ ይችላል። ስለዚህ እሱን ነገር ደግሞ እንዳይፈጠር ቪዲዮዎችን በመንገድ ላይ ጥሩ አይደለም። ምክንያቱም አሳባችን እና ትኩረታችን ቪዲዮዎቹን ለመስማት ና ለማየት ስለሆነ ከፊት ማን እየመጣ እንደሆነ አናይም ማለት ነው። ስለዚህ ለዚያ ነገር ቦታ ንሰጥም ነገሩን አውቀዋለን የምናይ ካለን ማለት ነው የምታዩም ካላቹ እንዲሁ በምንገድ ላይ ቪዲዩ የምታዩ ካላችሁ ልታቆሙ ይገባል። ምክንያቱም አያስፈልግም በቃ። በስነስርዓት በእቅድ እየተመሩ ማታ ማታ ላይ ቀን ላይ እቤት ቁጭ ካሉ ቡሀላ ማየት ይቻላል። ያው ቪዲዮው አስፈላጊ ከሆነ ጠቃሚ ነገር ከሆነ ማለት ነው። ግን በመንገድ ላይ እያዩ ብዙ ችግሮችን ከመፍጠር ይልቅ እቤት ቁጭ ብሎ ማየት ይቀላል። ያው በመንገድ የምናጠፋውን መንገድ የምናጠፋውን ሰዓት ቀጥ ቶሎ ቶሎ መላ ብለን ወደ ቁጭ ቂጭ ካልን ቡሀላ ማየት ነው ማለት ነው። ያው እንግዲህ በተመሳሳይም ደግሞ እንቅፋት ሊመታን ይችላል እንቅፋት ደግሞ ሲመታን ያው ለኛም ለራሳችን ጉዳት ነው ማለት ነው። በመንገድ ላይ ብዙ አይነት እንቅፋቶች አሉ እንደዚህ ከፍ ያለ መሬትም ዕራሱ አንድ እንቅፋት ነው። ድንጋዮች አሉ እንጨቶች አሉ እሾሆቹም ሊያወጉን ይችላሉ። እንግራችንን በዛ በዛ የተነሳ እግራችንን ሊያደሙት ይችላሉ ማለት ነው። ስለዚህ ከነዛ መጠበቅ አለብን። መንገድ ላይ ቪዲዮ እያየን ከመሄ እየሄድን እንደዚህ አይነት ጉዳት ከሚደርስብን ሳናይሄደን ከዚህ ጉዳት መጠበቅ እየቻልን ይሄን ነገር በስነ ስርዓት ማየት እና መጠንቀቅ አለብን ማለት ነው። እንዲሁም ደግሞ በመንገድ ላይ ቪዲዮ እያየን ስንሄድ ሌላ ነገር የምንሰራ እየመሰላቸው ሰዎችም መሳለቂያ ያደርጉሃል። ለምሳሌ ምንድነው እነደህ የሚያደርገው? አበዴ እንዲህ በባህል የሚያስቁ ቪዲዮዎችን ይኖራሉ በመንገድ ላይ ብቻችንን እየሳቅን እያወራን ስንሄድ ያው እኛ በቪዲዮ ቢሆንም የምንስቀው እነዚህ ልጆች አበዱ እንዲህ ይሄ ልጅ አበደ እንዴ እያሉ መሳለቂያ ስለምንሆን። ቪዲዮዎችን ባናይ በመንገድ ላይ ጥሩ ነው። ያው ለኛም ጥሩ አይመጣም። ለተመልካቾችም እንነዛ ልጆች አበዱ ምናምን እያሉ ስለሚባል ቪዲዮዎችን በመገ በመስመር ላይ ማየት ጥሩ አይደለም። እና አጠቃላይ በመስመር ላይ እኔ ቪዲዮዎችን አላይም እናንተም በመስመር ላይ ቪዲዮዎችን አትዩ ብዬ እመክራለሁኝ።